አዎ የዝናብ ወሀ እሰበሰባለሁ ምክንያቱም አንዳንድ ጊዜ ዝናብ ውሃ በጠፋ ጊዜ ለእንትን እጠቀምበታለሁ ለአንዳንድ ለመግብ ለመጠጥ ለብዙ ነገር እጠቀምበታለሁ። ስለዚህ ልክ ነው የዝናብ ወሀ እሰበስባለሁ። ባይ ዘ ዌይ ዝናብ ለብዙ ነገር ያገለግላል። እህል ማብቀል ያገለግላል ለመስኖ ያገለግላል የዝናብ ወሀ ተሰብስቦ ዝናብ በጠፋበት ጊዜ ለዝናብ ውሃነት ያገለግላል። አንዳንዴም ደግሞ ለሌላ ነገር ሊያገለግል ይችላል። ስለዚህ የዝናብ ውሃ በጣም ጠቃሚ ነው። ውሃ እንዳይባክን መጠንቀቅ አለብህ። ስለ ውሃ ደግሞ ከባከነ በቀላሉ ውሃ ማግኘት ስለማይቻል የዝናብ ዉሃ ማግኘት አለብን። ስለዚህ የዝናብ ውሃ መሰብሰብ ጥቅም አለው ብዬ እላለሁ። ስለዚህ የዝናብ ዉሃን በማጠራቀም አንዳንድ ጊዜም ደግሞ አንዳንድ ነገሮች በማድረግ ህይወታችንን ቀላል ማድረግ እንችላለን ብዬ አስባለሁ።

ሰዎችን የማስተዋውቀው ያው አንደኛ ስማቸውን ነው የማስተዋውቀው ሁለተኛ ያላቸውን የትምህርት ደረጃ ያላቸውን የአመራር ቦታ እና ስለ ስእብናቸው እና ስለሚሰሩት ስራና ሌሎች እነሱን የሚገልጽ ነገር ካለ ይሄን ሁሉ በመግለጽ ሰዎችን አስተዋውቃለሁ። ሰዎችን በምናስተዋውቅበት ሰዎችን በሚገልጽ መንገድ አድርገን ሰዎችን ብናስተዋውቅ። አንደኛ የሚተዋወቀው ሰው ሰውየውን በደንብ እንዲያውቀው እና ስለሰውየው ደግሞ በቂ የሆነ መረጃ እንዲኖረው ያደርጋል። ሰዎችን የምናስተዋውቀው በተለያየ መንገድ ነው። ለምሳሌ ሰዎች ሚተዋወቁት ለስራ ሊተዋወቁ ይችላሉ። ለ ማለት ለ ለግንኙነት ለፆታዊ ግንኙነት ሊተዋወቁ ይችላሉ። ለጓደኝነት ሊተዋወቁ ይችላሉ ስለዚህ በተለያየ መንገድ ሰዎች ሊተዋወቁ ይችላሉ። ስለዚህ ሰዎችን ስናስተዋውቅ የተለያየ ምክንያት ቢኖረንም ሰዎችን ስናስተዋውቅ ግን ስለ ሰዎች በቂ የሆነ መረጃ መስጠት መቻል አለብን።